አዎ የፀሀይ መውጣትን አያለሁ ምክንያቱም ጠዋት ጠዋት መተኛት አልወድም እወጣለሁ ከቤቴ ውጪ በምስራቅ በኩል የፀሀይን መውጣት አይቼ ፀሀይዋንም ሞቄ ደስ ብሎኝ ተመልሼ ወደ ቤቴ እገባለሁ። ስለዚህ የፀሀይን መውጣት ቀን በቀን አያለው ያ ደግሞ እለት ተእለት የህይወት ተሞክሮዬ ነው። ለምሳሌ ከልጄ ጋር ወጥቼ የፀሀይን መውጣት አያለሁ ምክንያቱም ልጀም ደስ

አዎ የስራ ግምገማ ያው ግድ ነው። አንድ የቢሮ ሰራተኛ የስራ ግምገማ መደረጉ የግድ ነው ማለት ነው። ምክንያቱም የስራ አፈጻጸሙ ከሳምንት እስከ ሳምንት በተለይ ደግሞ በሳምንት መጨረሻ የስራ ግምገማ ይካሄዳል። ስለዚህ ያ ደግሞ ስራው ላይ ውጤታማ እንዲሆን ያደርጋል ማለት ነው። የስራ ግምገማ ከሌለ ስራው ይወድቃል። ያንን በተመለከተ በመስሪያ ቤቱ ማኔጀመንት በኩል የስራ ግምገማ ይካሄዳል። ይሄ ደግሞ የተለየ የተለመደ ነገር ነው ማለት ነው።